ማታ ምን አይነት ድምጽ ትሰማለህ? ማታ ማታ ብዙኛውን ጊዜ የምሰማው ብዙ ጊዜ እኛ ጋር የሚሰማው ምንድነው የጅብ ድምጽ ይሰማል። እንደገና ደግሞ ድመቶች ሱንጫጩ ይሰማል። በተረፈ ደግሞ ሌሎች አሁን ብቱ አይነት ድምጽ አለ ለአንዳንዴ ስንሰማውም ትንሽ ከበድ የሚልም አለ። ብዙ አይነት ድምፆችን ሊሰቀጥጡ የሚችሉም ብዙ አይነት ብቻ ድምጾች አሉ። እና ማታ ማታ ብዙ አይነት ድምጾች ይሰማሉ

ዜናውን ከየት? ታገኛለህ ዜናውን ማገኛቸው አብዛኛውን ጊዜ አካ የተለያዩ ዜናወች አሉ አሁን ለምሳሌ የስፓርት ዜና አለ። ሌሎች እንደገና ደግሞ የኖርማል የሰላም ሁኔታ ሌሎችም ዜናወች አሉ። እነዚህ ዜናወች በተለያዩ ከተለያዩ ቦታወች ነው የማገኘው ከአንድ ቦታ ብቻ ሳይሆን ከብዙ ቦታወች ነው ማገኘው እና ከእነዚህ ከብዙ ቦታ ማግኛቸው ዜናወች። በደንብ እሰማና አዳምጥ

የትርፍ ጊዜ ማሳለፊያዎች ምንድን ናቸው? የትርፍ ጊዜ ማሳለፊያዎች ብዙ ነገሮች ናቸው። ጌም በመጫወት፣ የተለያዩ ነገሮች በመጫወት ብዙ ነገሮችን ጨዋታዎችን በመጫወት እንደገና ደግሞ በማንበብ በማጥናትም ሊሆን ይችላል ስራዎችን በመስራት የተለያዩ ስራዎችን የተለያዩ ተግባሮችን በማከናወን። ብዙ ነገሮችን በማድረግ የትርፍ ጊዜዬን አሳልፋለሁ። ዋው እንዲሁ በቀላሉ ሳይሆን ብዙ ነገሮችን ብዙ ተግባሮችን ብዙ ድርጊቶችን በመስራት በመዝናናትም ሊሆን ይችላል እንደገና በብዙ ነገር የትርፍ ጊዜዬን

ግጭቶችን ማስተካከል ትችላለህ? አዎ ብዙ ጊዜ ግጭቶችን ማስተካከል እችላለሁ። ምክንያቱም ይሄ ደግሞ አንድ ነገሮች በሚያስፈልጉት ጊዜ ነገሮችን በደንብ አሰላስሎ በደንብ አስቦ። ችግሮችን በመፍታት የተለያዩ ችግሮችን በሚፈጠሩ ሰዓት ቶሎ ብሎ እነዛን ችግሮች በመፍታት መፍትሄውን በማግኘት መፍትሄዎቹን ደግሞ ለሌሎች ሰዎች በማካፈል ግጭቶች እንዳይኖሩ ማድረግ እንዳይኖሩ። ያንን ግጭት መፍታት ያስፈልጋል። እና ግጭቶችን ማስተካከል በጣም ጥሩ ነው በጣም አስፈላጊ ነው። እነዛ እነዛን ግጭቶች ግጭቶች መፍታት ጥሩ ነው ተገቢ ነው። እንላለን

ሰንደል ትለብሳለህ ሰንደል ይሄ ብዙ ጊዜ አይለበስም ሰንደል የሚጨስ ነው። እንደገና ደግሞ ሰንደል የሚባለው አዎ የነጠላ ጫማ ከሆነ። እሱን አወ እለብሳለሁ ብዙ ጊዜ ለመራመድም እቤት ውስጥ ለመንቀሳቀስም ስለሚመች እሱን በልብ ብዛት እንጠቀማለን። ያው በዛ ጊዜ በቀላሉ ለመንቀሳቀስ ከቦታ ቦታ በደንብ ፈጠን ፈጠን ፈጠን ፈጠን እያልን ለመራመድ እንዲመቸን። እንደገና ነፃ ሆነን በቤት ውስጥ ለመንቀሳቀስ ከሌሎች በተለየ በነጻነት ደስ በሚሉ ሁኔታ ቤት ውስጥ ለመንቀሳቀስ ቶሎ ስለማይቆሸሽ በደንብ እሱን ለመጠቀም ይመቸናል። ቤት ውስጥ ስራ ስለምንሰራ ማለት ነው

ቅጽል ስም አለህ? አዎ! ቅጽል ስም አለኝ በፊት ላይ የሚጠሩኝ ሰዎች የተለየ ለየት ያለ ስም ነበረ። ከእኔ ጋር አነጻጽረው ከእኔ ጋር አይተው ከእኔ ጋር ሊሆን ይችላል ብሎ የሚያስቡትን ስም እኔን ይጠሩበት ነበረ። ግን አሁን ላይ በብዛት ባይጠቀሙትም ግን በፊት ላይ እኔ ቅጽል ስም ነበረኝ። ቅጽል ስም የምትጠራበት ከሌሎች በተለየ ልክ እኔ ስትጠራ ምዞርበት ከሌሎች በተለየ የምትጠራበት ቅጽል ስም ነበረኝ። እና ያንን ስም ደግሞ ለረጅም ጊዜ እጠቀመው ነበር። ብዙ ጊዜ ያንን ሰዎች ያንን ስም በሚያነሱ ሰዓት እኔ ነበር የምዞረው። እንደገና ደግሞ እኔ ነበርኩ የምጠቀመው እና ያ ስም ነበረኝ።

ስልክህን ምን ያህል ጊዜ ታሞላለህ? ስልኬን አብዛኛውን ጊዜ የምሞላው ቻርጅ በሚያልቅበት ሰዓት ነው። ቻርጅ በሚያልቅበት ሰዓት አብዛኛውን ጊዜ ስልኬን እሞላለሁ። ግን ደግሞ ከሰማንያ አምስት ፐርሰንት አካባቢ ሲሆን እኔ በብዛት አቆመዋለሁ። መሙላቴን እንደገና ደግሞ? ከስንት ነው ከ አስራ አምስት ፐርሰንት አካባቢ ሲሆን አብዛኛውን ጊዜ ሰካውና ሞላዋለሁ። ከዛ በኋላ ግን ከዛ በፊት ግን ቀድሜ ከሰማንያ አምስት ፐርሰንት በፊት ቀድሜ ነው የምነቅለው። ምክንያቱም ቻርጅ በሚደረግበት ሰዓት ተደጋጋሚ በማደርግበት ሰዓት ባትሪው እየሞተ እየሞተ እየሞተ እንዳይሄድ ቶሎ ብሎ ለረጅም ጊዜ እንዲያገለግለኝ ያንን አትጠቅም

አመራር ሚና አለህ? አዎ አመራር ሚና አለኝ ምክንያቱም ደግሞ አብዛኛውን ጊዜ በትምህርት ቤትም ሆነ በሌሎች ቦታዎች ስሰራ በስራ ላይ ከስራም ውጪ ሆኜ በምሰራበት ሰዓት አመራር ሚና ግድ ይላል። አብዛኛውን ሰው እኔ ላይ ሀላፊነቶች ሰጥተውኝ ስለሚያልፉ እንደገና ደግሞ እኔን ለመስራት ያንን ነገር በደንብ በጉጉትም በ እንደገና በደንብ በተነሳሽነትም እነዛን ነገሮች እየሰራሁኝ በጥሩ የአመራር ስረአት እየዘረጋሁ በጥሩ ሁኔታ በጥሩ ሁኔታ እየመራሁት ያንን ነገር በደምብ ሰዎቹ በተግባር በደምብ እንዲሰሩና በደምብ እንዲሳተፉ ነገሮቹ ላይ በደምብ ጥረት አድርገው እንዲሰሩ በተግባር እኔ አግዛቸዋለሁ። እንደገናም ደግሞ የአመራርም ሚና አለኝ።

ሳህኖችን መታጠብ ትወዳለህ? አዋ ነገሮችን ምግብ ከበላን በኋላ በደንብ ምግባችንን በልተን ካጠናቀቀን በኋላ ውሃችንንም ከጠጣን በኋላ ሳህኖችን ማጠብ እንደገና ደግሞ የበላንበትንም ብርጭቆ ማጠብ ግድ ነው። ያው ነገ ሳህኑ ላይ የበላነው ደርቆ እንዳይቀር እንደገና ደግሞ ለበኋላም እንዳያስቸግር በኋላም ደግሞ እንደገና ሌላ ስራ እንዳይፈጥርብን አስቀድመን ሳህኖችን አጥበን እንደገና በደንብ አድርቀን በትክክል አድርገን በቦታው መቀመጥ ባለበት ቦታ በትክክል አስቀምጠን ካጠናቀቅን በኋላ ነው። ወደ ስራችንም ሆነ ወደ ሌላ ተግባራችን መሄድ ያለብን

ለምን ያህል ጊዜ በዚህ ስራ ሰርተሃል? በዚህ ስራ ላይ ብዙ ጊዜ ቆይቻለሁ ከብዙ ጊዜ ከስድስት ወር በላይ ከቢያንስ ቢያንስ አሁን ላይ ወደ አንድ አመት እየተጠጋ ነው። ግን ከስድስት ወር በላይ የማውቀውን ለመናገር ያህል ከስድስት ወር በላይ የዚህ ስራ ላይ ሰይቻለሁ። የዚህ ስራ ላይ ለ በጣም ለረጅም ስድስት ጊዜ ከስድስት ወር በላይ ለረጅም ጊዜ ብዙ ብዙ ጊዜ ብዙ ስራዎችን በመስራት እዚህ ስራ ላይ ቆይቻለሁ። ከዚህም በፊት ሌሎች የድርጅቶች ላይ የምሰራው ስራ ነበረ። እና እዚህ ስራ ላይ በጣም ረጅም ጊዜ ሊባል በሚችል ደረጃ ቆይቻለሁ ማለት ነው።

የምትመኘው ስራ ምንድነው? የምመኘው ስራ በፊት ወደፊት ላይ አሁንም በምኔ በሀሳቤ የምመኘው ስራ ምንድነው? የራሴ የሆነ ቤትና የራሴ የሆነ መኪና ይዤ በትክክል የሆነ ስራ ሰርቼ በአግባቡ የስራ ስርዓቴን ጠብቄ ገብቼ የስራ ሰአቴን ጠብቄ ወጥቼ በትክክል ስራዎችን ሰርቼ ተገቢ የሆነ ክፍያን የማገኝበት ተገቢ ሆነ አክብሮትን ተገቢ ሆነ ክፍያን ለኔ ተመጣጣኝ የሆነ ወቅቱን የጠበቀ ተገቢ ሆነ ክፍያ የማገኝበት በደንብ ሰርቼ። ምን ልለወጥበት የምችል እድገት የማገኝበት ስራ ነው የምፈልገው። እና ደግሞ ብችል አሁን በዚሁ በአካውንቲንግ ስራ ላይ በትልቅ ደረጃ ብድርስ ደስ ይለኛል። እዛው በአካውንቲንግ ተምሬ ትልቅ ደረጃ መድረስ ነው የምፈልገው

የትኛውን ወቅት ትወዳለህ እኔ የምወዳቸው ወቅቶች ምንድነው? አብዛኛውን ክረምት ነው። ከሌሎች ከበጋ በተለየ ከበጋ በተለየ ሁኔታ አትኮሪ የምወደው ምንድነው? ክረምት ነው። ክረምት እምወድበት ምክንያት ምንድነው? አንደኛ አየሩ ቀዝቃዛ ነው። ትምህርትም ብዙ ጊዜ የለም ስራም የሆነ እረፍት ነን በብዛት ደስ በሚል ሁኔታ አየር ንብረቱም ደስ ይላል ከሌሎቹ ጊዜዎች በተለየ ቀዝቀዝ ያለ ነው። እነዚህን ደስ የሚሉ የአየር ሁኔታዎችን በደንብ ተግባራዊ ለማድረግ እና ለረጅም ጊዜ እነዚህን ተግባራዊ ሁኔታዎች በደንብ ደስ በሚል ሁኔታ ለመዝናናት ደስ በሚለ ሁኔታ ጊዜ ለማሳለፍ ክረምት ነው የምመርጠው

የምትወደው ጣፋጭ ምግብ ምንድነው? እኔ የምወደው ጣፋጭ ምግብ በመጀመሪያ ደረጃ ቸኮሌት ነው። ሲቀጥል ደግሞ ከጣፋጭ ምግቦች ያው ኬክ ምናምን ደስ ይለኛል እነሱ ደስ የሚሉኝ ምግቦች ናቸው። ሌሎች ደግሞ ከሚጠባበሱ ምናምን ከሆነ ቦንቦሊኖ ወይ ቆቀር ደግሞ የደሙ አሳውን ደግሞ አብዛኛውን ጊዜ የምንጠቀመው ሳምቡሳም እዚሁ በቅርባችን አለ። እነዚህን ምግቦች ብንጠቀም ደስ ይለናል ከሌሎች በተለየ ደስ የሚል ሁኔታ እነዚህን ምግቦች እንመገባለን። እነዚህን ምግቦች ጣፍጠውን ደስ ተሰኝተንበት እየበላን እየጠጣን እነዚህን ምግቦች እናሳልፋለን ማለት ነው

በስራ ላይ ችግሮችን ትፈታለህ? አዎ በስራ ላይ የሚያጋጥሙኝ ነው የተለያዩ ችግሮች እፈታለሁ። በስራ ላይ የሚያጋጥሙኝ ትንሽ የሚሆኑ ትልቅ ችግሮች ከባድ የሚሆኑ ቀላል ችግሮች እነዚህን ችግሮች ፈጥቼ ነው ወደ ስራ ገበያታ የምመለሰው። ምክንያቱም እነዚህን ችግሮች ሳልፈታ ብቀር በኋላ ላይ እየቆየ ብዙ ችግሮች መዘዞችን ይዞ ሊመጣ ስለሚችል በስራ ላይ ያሉ ችግሮችን መፍታት ተገቢ ነው። የተለያዩ ችግሮች ሊገጥሙ ይችላሉ ከሰራተኛ ጋር ከአሰሪ ጋር ከአለቃ ጋር ከተለያዩ ሰዎች ጋር ችግር ሊያጋጥም ይችላል። ስለዚህ እነዚህን ችግሮች በደንብ አስተውሎ በደንብ አሰላስሎ በደንብ ለረጅም ጊዜ በደንብ በማሰብ ለረጅም ጊዜ በደንብ ማስተዋል እነዚህን ችግሮች መፍታት ተገቢ ነው። አግባብ ነው

ስንት? ቋንቋ ትችላለህ አሁን ላይ የምችላቸው ቋንቋዎች ብዙ ናቸው ግን ደግሞ በብዙ ናቸውም ለማለት ይከብዳል በዋነኝነት በትክክል አፌን የፈታሁበትና የምናገረው ቋንቋ አንድ ብቻ ነው ሌላ ሌሎቹንም ቋንቋዎች ትንሽዬ በመስማት ደረጃ ምናምን እንጂ ለረጅም ጊዜ እንደዚህ በማውራት ከሰዎች ጋር መግባባት ምናምን ያን ያህል ለረጅም ጊዜ አያስችለኝም። በዋነኝነት የምችለው ግን አንድ ቋንቋ ነው እሱን በደንብ ለአጎልብቼ ወደፊት ብዙ ስራ እሰራበታለሁ ብዬ የማስብበት ቋንቋ እሱ ነው። ሌሎችም አንድ ቋንቋዎችም ተጨማሪ ያው የተወሰነ

ልብስ በእጅ ታጥባለህ ልብስ በእጅ አብዛኛውን ጊዜ አዎ አጥባለሁ። በማሽንም ሚታጠብ ቢሆንም ግን አብዛኛውን ጊዜ በእጅ ነው የማጥበው በእጅ ማጥበው ምክንያት አሁን በደንብ መታሸት ያለበት ልብስ ከሆነ በደንብ ፍትግ አርገን ማሸት ያለብን የቆሸሸ ልብስ ከሆነ በእጅ ማጠብ ያስፈልጋል። ካለበለዛ በእጅ የማናጥበው ከሆነ። መልሶ እንደገና በደንብ ስለማይለቅልን ቆሻሻው ከላይ አዎ ላይ እንደገና ደግሞ መልሰን ደርቆ በምንለብሰው ሰዓት እንደገና ቆሻሻ መስሎ ስለሚታየን። ልብስን በደንብ በአግባቡ በደንብ አድርገን ማጠብ በደንብ አሽተን ማጠብ ያስፈልጋል። ትላልቆቹን ደግሞ ያው በትላልቆቹን በማሽኖች አጥባለሁ ማለት ነው።

ማዕድን ትጠቀማለህ እኔ ባለሁበት አካባቢ በብዛት ማዕድን ባይገኝም ግን ደግሞ ማዕድኖችን ለተለያዩ ጌጣጌጣጌጦች አድርጌ በተለያዩ ጌጣጌጦች መልክ እጠቀማለሁ። እንደውም ማዕድን መጠቀም ያው ያስፈልጋል እንደገና ለማማርም ለውበትም ለተለያዩ ጌጣ ጌጦች እጃችንም ላይ አንዳንዴ ደግሞ ሌሎች አንዳንድ ቦታዎች ላይ እግራቸውን ላይ ስለሚያደርጉ እነዛን ጌጦች አንገትም ላይ አድርገን ለመጠቀም ለረጅም ጊዜ በደንብ አምሮ ከተለያዩ አለባበሶች ጋር አምሮ ፏ ብሎ ለመግለጽ እንዲመቸን ለመታየት ቆንጆ ሆኖ ለመታየት የተለያዩ ጌጣጌጦችን እንጠቀማለን። ያው ለጌጣጌጦቹ መስሪያ ደግሞ ማዕድኑ ስለሚያገለግል ያው ማዕድኑንም በዛው እንጠቀማለን ማለት ነው

ስሜትህን? በፊትህ ላይ ታሳያለህ አዎ ብዙ ጊዜ ስሜትን በፊትህ ላይ አሳያለሁ ያው አንዳንድ ጊዜ ሲከፋኝም ሳዝንም ስትደሰትም በተለያዩ ምክንያቶች ስትበሳጭም ብዙ ጊዜ ፊቴ ላይ ስሜቴ ይታያል። ያው ስሜቴ ያው ማንኛውም ሰው ስሜቱ ፊቱ ላይ ይታያል። በሚናደድ ሰዓት የቁጣ ፊት ስሜት ሊታይ ይችላል በሚደሰት ሰዓት ደግሞ የሳቅ የደስታ ፊት ሊያሳይ ይችላል የተለያየ ስሜቶች ሊያሳይ ይችላል። እና ስሜታችን የሁላችንም በሚበል ደረጃ አንዳንድ ሰው ካልሆነ በስተቀር ስሜታችንን ካልተቆጣጠርነው ስትቀር በፊታችን ላይ ያው መታየቱ አይቀርም። ስንናደድም ይሁን ስንደሰት በተለያዩ ምክንያቶች ስሜታችን በፊታችን ላይ ይታያል

በእጅ መሸመን ታውቃለህ እኔ በእጅ መሸመን አላውቅም በአካባቢ ላይም ያን የሽመና ስራዎች ስለማይሰሩ እኔ በእጅ መሸመን አላውቅም ግን ደግሞ ሽመና ስራዎችን ያው በቴሌብዥንም ሆነ በተለያዩ መንገዶች እናያለን። ብዙ ጊዜ ሽመና ሸማኔዎችም እኛ አካባቢ ስለሚሸምኑ በእኛ አካባቢ ባይሸምኑም ግን ደግሞ የሆነ እኛ የምናይባቸው አካባቢ ውስጥ ስላሉ ከተለያዩ ቦታዎችም። አንዳንድ ቦታዎች በፊት የነበርንባቸው ራቅ ያሉ ቦታዎችም የሚሸምኑ ሸማኔዎች ስላሉ ሸምነውም የሚያመጡት ስላለ ያንን በማየት። እንዴት ሊሰሩ እንደሚችሉ በቴሌቪዥንም ሆነ በተለያዩ ቦታዎች እናያለን። ያውም በእጅ መሸመን እኔ አላውቅም ግን ደግሞ አያለሁ

ምግብህን ለሌሎች ማካፈል ትወዳለህ? አዎ ምግብ ለሌሎች ማካፈል ግድ ነው ለተራቡት ለተጠሙት እንደገና ብዙ ችግሮች ውስጥ ላሉት ምግብ ማካፈል ግድ ነው። ምግብ ማናካፍል ከሆነ ያው ብዙ ሰዎች የተራቡና ብዙ ሰዎች የተቸገሩት ስለሆነ እኛም በአካባቢ ላይ በሌሎችም ራቅ ባሉት አካባቢዎች በበአልም ይሁን በአዘቦትም ቀንም ይሁን። ብዙ የተራቡ ሰዎች ስላሉ ብዙ የተቸገሩ ሰዎች ስላሉ ለነዛ መርዳት ለነዛ አግባብነት ባለው ሁኔታ ምግቦችን ማካፈል ያው እወዳለሁ። እኔም እወዳለሁ ሌሎችም ሰዎች ሲያደርጉ አያለሁ ብዙ ጊዜ ሰዎችም እንደዛ ምግብን ያካፍላሉ ለሌሎችም ሰዎች

የስራ እድገት እየፈለክ ነው? አዎ በምሰራበት ቦታም ይሁን በሌሎች ቦታዎች የስራ እድገት እፈልጋለሁ ምክንያቱም ስራ እድገት በደንብ ለአንድ ሰው በጣም ጠቃሚ ነው። ስራ እድገት ከሌለ ደሞዝም ስለማያድግ እኛም መለወጥ ስለማንችል ያው ብዙ ገንዘብም ማግኘት ስለማንችል የገበያችንም ምንጭ መብዛት ስለማይችል። የአንድን ስራ በደንብ እንዲያድግ እንደገና ደግሞ እኛም በደንብ እያደግን በዛ ትልቅ ደረጃ ላይ እንድንደርስ የስራ እድገት አስፈላጊ ነው። እና የስራ እድገት ግድ ስለሆነ ያው የስራ እድገት እፈልጋለሁ

የምታውቀውን አንድ ምሳሌ ንገረኝ፤ እዋ ሰለምን እንደሆነ ባይገባኝም፤ ግን ደግሞ ሰለመንድ ነው ምሳሌ የምነግርህ ስለተለያዩ ነገሮች ምሳሌ መጥቀስ ይቻላል፤ ስለ አንድ ነገር ብቻ ሳይሆን፤ ስለ ብዙ ነገሮች ምሳሌ መጥቀስ ይቻላል፤ ለምሳሌ፣ ትምህርት ላይ ከሆነ ስለ ሂሳብም ሊሆን ይችላል፤ ሳይንስም ሊሆን ይችላል፤ ስለ ባዮሎጂም፣ ኬሚስቲንም ስለ ብዙ ነገሮች ሊሆን ይችላል፤ ግን ደግሞ አንድ ምሳሌ ምጠቅሰው ስለ ምንድነው? ስለ ምን አንድ ምሳሌ መጥቀስ እችላለሁ? አሁን ለምሳሌ፣ እኔ እንደ አርአያ ከሆነ ምን የሚነሳው፤ እንደ አርአያ ከሆነ እንደ ምሳሌ የምጠቅሰው ምንድነው፤ ያው ብዙ ጊዜ በትምህርት ከሆነ የተለያዩ ትላልቆች፣ አዋቂዎች፣ አሉ ትላልቅ አዋቂዎች አሉ፤ እነሱን መጥቀስ ይቻላል፤ እንደ ምሳሌም መጥቀስ ይቻላል፤

ምን አይነት የሙቀት መጠን ትመርጣለህ? ብዙ ጊዜ እኔ የሙቀት መጠን ምመርጠው ቀዝቀዝ ያለ ነው የሙቀት የሞቀት መጠን አልወድም ቀዝቀዝ ያለ የሙቀት መጠን ነው ከሌሎች በተለየ የምወደው ያም የሆነበት ምክንያት። ሙቀት ስለማልወድ ነው ሙቀት ስለሚያስቸግረኝ ስራም ለመስራት ለተለያዩ ነገሮችን ለማድረግ ሙቀት ስለሚያስቸግረኝ ከሌሎቹ በተለየ ቀዝቀዝ ያለ የሙቀት መጠንን ነው የምመርጠው። ቀዝቀዝ ያለ የሙቀት መጠን ብዙ ስራ እንድንሰራና ብዙ ተግባር በቀላሉ እንደናከናውን ስለሚረዳን ቀዝቀዝ ከሌሎች በተለየ ቀዝቀዝ ያለ የሙቀት መጠን እወዳለሁ። በደስ በሚል ሁኔታ ቀዝቀዝ ያለን የሙቀት መጠን ነው የምመርጠው። የምወደውም ቀዝቀዝ ያለውን ነው።

ዛሬ የመጀመሪያ ምግብህ ምን ነበረ? ዛሬ የመጀመሪያ ምግቤ ምን ጠዋት ላይ ቁርስ ነው። ምበላው ጠዋት ላይ ቁርስ እንደተለመደው ጊዜ ፍርፍር ነው የምበላው። ከዛ ፍርፍር ከበላው በኋላ ዳቦ እና በፍርፍር አድርጌ ከዛ ሻዬን ጠጥቼ ቀኔን በደስታ ደስ በሚል ሁኔታ ነው የማሳልፈው። ፍርፍር ስንበላ ብዙ ጊዜ ቶሎ ስለማይርበን እንደ ቶሎ እንደገና መልሶ እንደገና ምግብ ስለማይጠይቀን ለረጅም ሰዓት ምንም ሳይርበን ዘና ብለን ደስ ብሎን መዋል እንችላለን። ሻይም ደግሞ ጠዋት ላይ ነቃ ነቃ ስለሚያደርግ ያው ፍርፍራችንን በልተን ሻያችንን ጠጥተን ዘና ብለን ጥሩ ጊዜ እያሳለፍን እንውላለን ማለት ነው

ኮፍያ ማድረግ ትወዳለህ? አዎ ብዙ ጊዜ ግን አይ አልወድም ኮፍያ ማድረግ ያው ለፀጉርም ዲገባ እንዲል ያደርጋል ምናምን ስለሚሉ እኔም ያምርብኛል ብዬ ስለማላስብ ያው ኮፍያም የለኝም። ኮፍያ አላደርግም ብዙ ጊዜ ነገር ግን አንዳንዴ ምናልባት ደስ ካለኝ ፀሀይ ለመከላከል ምናልባት ከሰው ጋር ካገኘው ዝም ብዬ ላደርግ እችላለሁ እንጂ እኔም ኮፍያ ብዙ ጊዜ አልጠቀምም። ምክንያቱም ያው ፀጉር በብዛተኛው ጊዜ ፀጉር ገባ ያለ ሰው ምናምን ነበር። እንደዛ ኮፍያ የሚያደርገው ሰው ስለዚህ እኔ ምን የሚያደርግልኛል ብዬ ያው ፋሽን ነው የሚባለው። ግን ደግሞ እኔ ማድረግ አልወድም ያን ያህል ደስ አይለኝም ስትል ኮፍያ ማድረግ።

ሾርባ ትወዳለህ ሾርባ እንግዲህ ሾርባ ብዙ አይነት ሾርባዎች አሉ እኔ የመኮረኒ ምናምን የሚጠቀሙበት ሾርባ ከሆነ ደስ ይለኛል እወዳለሁ። ግን ደግሞ ይሄ ሾርባ የሚባለው ይሄ በገብስ ምናምን የሚሰራው ከሆነ እሱን አልጠጣውም አልጠቀመውም ብዙ ጊዜ አልወደውም። ብዙ ጊዜ ሰዎች እሱን የሚጠቀሙት ያው ከጾም በኋላ ምናምን የሚጠቀሙ ሰዎች አሉ። እኔ ግን አልወደውም አልጠቀመውም። ግን ደግሞ ይሄ ሞኮሮኒ ደግሞ ልክ እንደ ምግብም ስለሆነ ልክ ራሱ የሚበላው እንደ ምግብ ብዙ የሚበሉ ምግቦችም ምስርም የተለያዩ ነገሮችም ስለሚገቡበት እሱ ደስ ይለኛል። ከዛኛው በተለየ ይሄኛውን ግን ብዙም አልወደውም። የሾርባ ጨው ምናምን ገብቶበት ብዙም እሱ ደስ አይለኝም

ዋይፋይ ትጠቀማለህ ብዙ እኛ ዋይፋይ የለንም። ዋይፋይ ሳይሆን እኔ የምጠቀመው በዳታ ነው። በትክክል ዳታውን አብርቼ በአብዛኛውም ለፍጥነትም እንዲመች ተብሎ ዳታ ነው የምጠቀመው እንጂ ዋይፋይ አይደለም ዋይፋይ ግን። አስፈላጊ ከሆነ ግን መጠቀም እችላለሁ አስፈላጊ ከሆነ ማስገባት እችላለሁ ግን ያን ያህል። እንደ ዳታው ይፈጥንልኛል ብዬ ስለማላስብ አብዛኛውን ጊዜ ፈጠን ብሎ የትኛውን ቦታ ሲሄድ የትኛውን ቦታ በነጻነት ደስ ብሎኝ እንድጠቀም የሚያችለኝ ዳታው ስለሆነ። ዳታውን ገዘቼ ቀጥታ በዳታው ነው የምጠቀመው ከዋይፋይ ይልቅ ያው ዳታ የተሻለ ስለሆነ። ከዋይፋ ይልቅ ዋይፋ ከመጠቀም ይልቅ ዳታውን ነው በብዘኛው

ምን አይነት ቦርሳ ትጠቀማለህ? እኔ የምጠቀመው ቦርሳ አብዛኛውን የትምህርት ቤት ቦርሳ ነው ላፕቶፕም እና ሌሎች ነገሮችን ለመያዝ የሚጠቀም የሚረዳኝ ቦርሳ ነው እሱ ለእነሱ የያዘ እንደገና ደግሞ ሌሎች ልብሶችንም መቀየሪያ ልብሶችን ካስፈለጉ እነሱን ልብሶች እንደገና ደግሞ ሌሎችም የሚያስፈልጉኝ ቻርጀሮችን ሌሎችንም የሚያስፈልጉኝን ነገሮች ሊይዝልኝ የሚችል ተለቅ ያለ ያው ከሌሎች ሰዎች ልብስም ምናምን ለመያዝ እንዲመቸኝ ስለሆነ የምፈልገው ከሌሎች ቦታዎች ተለቅ ያለ ለየት ያለ ተለቅ ያለ ቦርሳዎችን እጠቀማለሁ። ከአይነቱ ለየት ያለ ተለቅ ያለ ቦርሳዎችን እጠቀማለሁ ደስ በሚል

መዋቢያው የምትጠቀመው መዋቢያ በቋሚነት የለም ግን በቋሚነት ሳይሆን የምትጠቀሟቸው መዋቢያዎች የተለያዩ መዋቢያዎች ልጠቀም እችላለሁ አሁን ለምሳሌ እንደገና የተለያዩ ከተፈጥሮ የተሰሩ ከተማ ትሪያሎች ብዙ መዋቢያዎችን አዎ እጠቀማለሁ ግን ደግሞ ብዙ ጊዜ አይደለም አንዳንዴ ከስንት አንዴ በሚያስፈልገኝ ሰዓት ያስፈልገኛል ብዬ በማስብበት ሰዓት ነው። እንጂ ብዙ ጊዜ መዋቢያዎችን አልጠቀምም ብዙ ጊዜ የምጠቀመው ምንድነው? ኖርማል በፊት መታጠብ ምናምን ነው እንጂ መዋቢያዎችን ምናምን አዘውትሬ አልጠቀማቸውም። እነዛ መዋቢያዎች ማለት ነው

ትንኞች በአካባቢው አሉ አዎ በብዛት ትንኞች ይገኛሉ ያለንበት አካባቢው አንዳንድ ውሃ በሚያቆርበት ቦታዎችም ሆነ ሌሎች ቦታዎች ላይ ትንኞች በብዛት መገናኘታቸው አይቀርም። ብዙ ቦታዎች ላይ ትንኞች ይገኛሉ። የአ ውሃ በብዛት ቆሻሻ ውሃ ያለበት ቆሻሻ የሚጣልበት ቦታ አካባቢ እና ሌሎችም ቦታዎች ላይ። ትንኞች ይኖራሉ በተለየ ሁኔታ ከሌሎቹም በተለየ ሁኔታ በዛ ብለው በሆነ ቦታ ላይ ትንኞች ይኖራሉ ማለት ነው። እነዛን ትንኞችን ወይ በተለያዩ መንገድ ማጥፊያ መንገዶች አሉ እና ግን እነዛ ትንኞች ብዙ ቦታ ይገኛሉ

ጥዋት ወይስ ማታ ሰው ነህ ጥዋትም ማታም ሰው ነኝ። በተለየ ሁኔታ ጥዋትም ማታም እንደ ሰው ነው የማወራው የምበላው የምጠጣው ሁሉን ነገር እንደ ሰው ነው የማከናውነው። ጠዋታ ወይ ማታ ሰው ነህ ማለት ጥያቄ ራሱ ሲጀመር አልገባኝም ምንድነው? ጥያቄው እየጠየቅክ ያለኸው ራሱ ምንድነው? ጠዋት ወይስ ማታ ሰው ነህ? ተብሎ ይጠየቃል ወይ ዝም ብሎ ነው ወይ ጥያቄ የሚመጣው ወይስ ከየት ነው? ጥያቄዎቹ እየመጡ የሚጠየቀው እና ጠዋትስ ወይስ ማታ ሰው ነህ ለሚለው ምንም ምላሽ የለውም። ግን ደግሞ ያው ጠዋት ማታም ሰው ነኝ።

የይለፍ ቃልህን ትጠብቃለህ? አዎ የይለፍ ቃልን መጠበቅ ግዴታም ስለሆነ እጠብቃለሁ በሚስጥር እሱ ካልተያዘ ሌሎች ሰዎች እጅ ላይ ከገባ ብዙ መረጃዎች ስለሚወጡ ብዙ ነገሮች ስለሚበላሹ ብዙ ነገሮች መሰረቅም ሌሎችም ነገሮች ሊከሰቱ ስለሚችሉ የለፍ ቃልን መጠበቅ ግዴታ ነው። የለፍ ቃልንም ከሌሎች ሰዎች እጅ እንዳይገባ ደብቆ በትክክል አርቆ ማንም የማይደርስበት ቦታ ማስቀመጥ ያስፈልጋል። ሌሎች ሰዎችም እንዳያገኙት ከሌሎችም ሰዎች ጠብቆ በትክክል ጠብቆ ካላስቀመጡት የይለፍ ቃል ተሰረቀ ማለት ሌሎችን ንብረቶችም ሁሉንም ሊሳረቅ ይችላል። ብዙ መረጃዎችም ሊወጡ ይችላሉ

የምወደው መጠጥ የተለያዩ ለሰውነት ጠቃሚ የሚሆኑ መጠጦችን ነው አሁን ለምሳሌ ከተፈጥሮ የተባለን ከቤት ውስጥ እሚሰራ በሶ አለ እንደገና ደግሞ ከሌሎች ቦታዎች ደግሞ የተለያዩ መጠጦች አሉ። ለስላሳ ምናምን መጠጦች አሉ ግን እነሱ ያው ለጤና ብዙም ስለማይመከሩ ኖርማል ቤት ውስጥ የሚዘጋጁ መጠጦችን ያው እሱን መጠጣት እወዳለሁ። ደስ በሚል ሁኔታ እሱን እየጠጣን እንዝናናለን ፈታ እንላለን ፈታ ማለት ስንፈልግ። ኖርማል መጠጦችን እየጠጣን በደንብ ዘና ማለት እንችላለን። ለባአልም ለተለያዩ ነገሮች እንጠጣለን

የምትወደው መጽሐፍ ምንድ ነው? እኔ የምወደው መጽሐፍ በዋነኝነት ልቦለድ የብርቅ ፋሚላውን እና ደግሞ የ እመጓ የሚለውን ዝጎራ የሚለውን ብርቅርቅታ የሚለውን እንደገና ደግሞ ሰበዝ የሚለውን አራተኛው መጽሐፍ መርበብት የሚለውን እነዚህ እነዚህ መጽሐፎች በጣም የምወዳቸው ልብ ወለድ መጽሐፎች ናቸው። ከሌሎች በተለየ ሁኔ ሁኔታ ደስ በሚሉ በምናቡ ሀሳቡ ወስደው ብዙ ነገሮችን ሊያሳዩ የሚችሉ ብዙ ነገሮች መረጃዎችን ልናገኝባቸው የምንችል። ብዙ መረጃዎች እና ብዙ ደህና ነገሮች ከውስጣቸው ልናገኝ የምንችላቸው መጽሐፎች ስለሆኑ እነዚህን መጽሐፎች ማንበብ ደስ ይለኛል።

በፍጥነት መተየብ ትችላለህ? አዎ በፍጥነት መተየብ ግዴታ ስለሆነ በፍጥነት መተየብ እችላለሁ። በፍጥነት መተየብ ያስፈልጋል። ምክንያቱም በምንጽፍበት ሰዓት አሁን በትምህርትም ይሁን በተለያዩ ምክንያቶች በፍጥነት መተየብ የማንችል ከሆነ በፍጥነት መጻፍ የማንችል ከሆነ ለኛም ጥሩ ስላልሆነ፤ እንደገና ደግሞ ትምህርት ቤትም ግድ ስለሆነ፤ ፈጠን ብሎ ነገሮችን ለመጨረስ፤ እንደገና አሁን አብዛኛው ነገር የሚሰራው በስልክ ምናምን ስለሆነ እነዛን ነገሮች ፈጠን ብሎ መጨረስ ለኛም ስለሚጠቅም በፍጥነት መተየብ ግድ ስለሚል እኔም በፍጥነት መተየብ እችላለሁ።

የሙዚቃ መሳሪያ መጫወት ትችላለህ ብዙም ባይሆን ዝም ብዬ መሞከር ነው እንጂ ሙዚቃ መስሪያ መጫወት አልችልም። ከሌሎቹ በተለየ ብጫወት ደስ ይለኛል ግን። ግን ደግሞ ብጫወት በደስ ይለኛል እንዴ ግን ሙዚቃ መሳሪያ መጫወት አልችልም። ምክንያቱም ደግሞ ሙዚቃ መሳሪያ መጫወት ማልችልበት ምክንያት አካባቢ የለም። የሙዚቃ መሳሪያ ትምህርት ቤት ስለሌለ እኔም ትምህርቴ ገብቼ ስላልተማርኩኝ የሙዚቃ መሳሪያም መጫወት ስላልተማርኩኝ እና ስላልሰራሁኝ ያንን አለ የሙዚቃ መሳሪያ መጫወት አልችልም ግን ደግሞ በጥሩ ሁኔታ። ሰው ሲጫወት መስማት እችላለሁ

ምን ያህል ጊዜ ወደ ገበያ መሄድ ትችላለህ? እኔ ወደ ገበያ ብዙ ጊዜ የምሄደው በሳምንት አንዴ ነው። በሳምንት አንዴ ስሄድ ማድረግ የመግዛት መግዛት ያለባቸውን ነገሮች መግዛት ብዙ ነገሮች ሁሉንም ዝርዝር አውጥቼ ከዛ በኋላ ዝርዝር ካወጣሁኝ በኋላ ሁሉንም መግዛት የምፈልጋቸውን እቃዎች እንዳለ ከዘረዘርኩኝ በኋላ ያን በዛ እቃዎች እንደገና ደግሞ ከዚህ ደግሞ ለመሸጥም ከፈለኩኝ ለመግዛትም ከፈለኩኝ ከዛ ያንን ዝርዝር አውጥቼ ያንን እያየሁኝ ዋጋን ቼክ እያደረኩኝ ዋጋውን እየተቆጣጠርኩኝ ለመግዛት እንዲመቸኝ በሳምንት አንዴም ይሆን ሁለቴ ነው። የምሄደው

የልደትን እንደት ታከብራለህ? እነ ልደቴን የማከብርቤት በተለያዩ ዝግጅቶች መጀመሪያ ቀድሜ ጠዋት በመነሳት መሄድ ካለብኝ ቤተክርስቲያን ሂጄ ከዛ በኋላ አመስግኜ ለተሰጠኝ እድሜ ከዛን ከአመሰገንኩ በኋላ ደስ በሚል ሁነታ ሌሎችንም ዝግጅቶች ከእዚህ ጋር የተዘጋጁ ቤት የተዘጋጁ ዝግጅቶችን ደስ በሚል ሁኔታ እናከብራለን። ደስ በሚል ሁኔታ ደስ ብሎን ተዝናንተን ጨፈርን እዚህ አሪፍ በሚባል ሁኔታ እናከብራለን። ደስ በሚል ሁኔታ የልደትንም ቀን ሆኖ ሌሎችንም ቀናቶችን እናከብራለን። ግን የልደትን ቀን በተለየ ሁኔታ ከሌሎች በተለየ ሁኔታ ደስ ብሎን እናከብራለን።

ማታ በምን ሰዓት ትመገባለህ? አብዛኛውን ጊዜ በጊዜ መመገብ ነው ደስ የሚለኝ ምክንያቱም በጊዜ በምመገብ ሰዓት ምግብ በትክክል ስለሚሸራሸርና በትክክል ቦታ ቦታውን ስለሚይዝ ማታ በጊዜ ስመገብ ደስ የሚለኝ ማታ በጊዜ ከተመገብን በስነ ስርዓት ላይ ብዙ ጥቅሞችን እናገኛለን መገባችንም ስለሚፈጭ አውዳችንንም አያመንም ከተለያዩ በሽታዎችም እንከለከላለን። ራሳችንን ራሳችንን ከብዙ በሽታዎች ስለምንከላከል እንደገና ደግሞ ማታ በጊዜ መመገብ በጣም ጥሩ ነገር ነው ከተለየ ከሁሉም ነገር በተለየ ማታ በጊዜ መመገብ ያስፈልጋል።

እኔ ቤት እቃዎች ትጠቀማለህ እኔ ምጠቀማቸው በአብዛኛው ቤት እቃዎች ያው በብዛት ውስጥ ወንበር ነው አብዛኛው ወንበር እና ጠረጴዛ ነው የምጠቀመው እነሱንም ለመጻፍ ስለሚያገለግሉኝ እና የተለያዩ ጉዳዮችን የተለያዩ ስራዎችን ለመስራት ለመጻፍ ለተለያዩ ነገሮች አረፍ ለማለት አልጋ እጠቀማለሁ እንደገና ደግሞ ቁጭ ብሎ ለመስራት የሚያገለግለኝ ወንበርና ጠረጴዛ ስለሆነ ወንበርና ጠረጴዛዎችም በብዛት እጠቀማለሁ። ቤት ውስጥ ግን ሌሎችንም አብዛኛውን ጊዜ ሶፋም ቁጭ እልበታለሁ እንደገና ደግሞ ለመመገቢያ የተለያዩ መመገቢያ ሳህኖችን እና ብርጭቆችን ልንጠቀም እችላለሁ የተለያዩ የቤት እቃዎችን እጠቀማለሁ

የደንበኛ እርካታን ታሳውቃለህ አዎ የደንበኛ እርካታን አሳውቃለሁ በውግዛት የደንበኛ እርካታን ማሳወቅ ለስራችንም ጥሩ ስለሆነ ጠቃሚ ስለሆነ የደንበኛ እርካታን በትክክል አሳውቃለሁ መመዝገብ ያለበትና መያዝ ባለበት ሁኔታ። የደንበኛ እርካታን መዝግበን እናሳውቃለን ካልሆነ ግን ለስራችን ጥሩ ስለማይሆን እንደገና ደግሞ ነገም እነዛ ደንበኞች ተመልሰው የሚመጡበት ሰዓት ቅሬታ ሊኖሯቸው ስለሚችል የደንበኛ እርካታን ማሳወቅ አስፈላጊ ነው። ስለዚህ እኛም የደንበኛ እርካታን በትክክል እናሳውቃለን ማለት ነው።